ያው ኢትዮጵያዊ እንደመሆኔ ብዙ ጊዜ እንጀራ ነው የምመገበው እና እንጀራ ደግሞ በእጄ ነው የምመገበው። ድንገት ሞኮረኒ ፓስታ ሩዝ ከተሰራ እሱን በሹካ ማንኪያ እመገባለሁ። ግን አብዛኛውን ጊዜ ከዘጠና ከዘጠና አምስት ፐርሰንት በላይ በእጄ ነው እምመገበው። ምክንያቱም አብዛኛውን ጊዜ እንጀራ ነው የምበለው እንጀራ ደግሞ በሹካና በማንኪያ ይበላ። ይህ ባህላችን ነው ስለዚህ ደሞም አይመችም በሹካም ልብላ ብል ስለዚህ በጄ ነው የምመገበው

ርዕስ ብዙ አረድም ያደርቃል ሰው የሚባል ወዲህ እንዲደርቅና ደግሞ እሱን ተማስቦ ታት ላይ ያን ነገር ከምመገብ ብዬ ስለማስብ። ብዙ አለም ድምሩስ ያው ግዴታ እሱ ብቻ እኮ ነው ያለው የትስ ግዴታ በጣጥተውኝ እንጂ። ሩዝ አልወድም ደቀቅ ስለሚያመጣ ነው እንጂ። ደሃ መሆን ጠልቼ አይደለም። ድርቀት ስለማልፈልግ እና ድርቀት የመጣ ስለሚባል ሩዝ አልወድም።

አዎ በደንብ በተለይ ቤት ውስጥ ሰውን ሰንደል በደንብ ነው የማደርገው ሁሌም እሱን ነው የማደርገው ቤት ውስጥ ድፍን ጫማ አላደርግም። ያው ከቤት ስወጣ ግን ሰንደል መቼ መሬቱ ይቆረቁራል አባራም ነው። ስለዚህ እሱ ስም የሚመችል ብጭ ብጭ አላደርግም። ግቢ ውስጥ ግን ቤት ውስጥ ግን ስንደል ጨማ ነው ብቻ ነው ያለኝ። ሌላ ጨማ አላደርግም እግሬም ንፋስ እንዳያገኝ ስለምፈልግ ውጭ ስወጣ ድፍን ጫማዎች ወይም ሽፍን ይስጭ ጫማ ወይም ስኒከር ስለሆነ ማረጋው ወይም ሸራ ስለሆነ ማረጋ ንፋስ አያገኝም ከቤቶቹ ሲሉ ስሆን። ቤት ውስጥ ስሆን ስሆን እንኳን ንፋስ በደም እንዲያገኘው ብዬ ስለማስብ ሰንደል ጫማ በደንብ እለብሳለሁ። እኛ

በበጋ ሲሆን አዎ ጥላ ነው የምመርጠው። በበጋ ከሆነ በክረምት ያው ፀሀይ የምመርጠው። ግን አብዛኛውን ሰዓት ሳስበው ጥላን እመርጣለሁ። ምክንያቱም ፀሀይ ሲሆን ከአቧራ ጋር ምናምን ሆኖ ያው ፊት ያበላሻል ስለዚህ ይሞቃል ያልባል ስለዚህ ጥላን እመርጣለሁ። ጃንጥላ ከያዝኩኝ ጃንጥላ ካልሆነ ግን የዛፍ ጥላም ቢሆን ጥላ ፈልጌ ጥላ ላይ እቀመጣለሁኝ ጥላን ነው የምመርጠው።

የጫማ ቁጥር ሰላሳ ስድስት ወይም ሰላሳ ሰባት ነው እንደ ጫማው አሰራር ይለያያል አንዳንድ ጫማ ሰላሳ ስድስት ይበቃኛል። አንዳንድ ደግሞ ጫማ ጠበብ አድርጎ የሰሩት ጫማ እኮ ነው ደግሞ ሰላሳ ሰባት ይበልጠኛል ከሁለተኛ ሰላሳ ስድስት ወይ ሰላሳ ሰባት ነው። ስጨሞች አዲዳሶች ተመሳሳይ ነው። በቃ ሰላሳ ስድስት ወይም ሰላሳ ሰባት ነው እዚህ አያልፍም።

ጥያቄው አይገባም ማቅረቢያ ማድረግ ትችላለህ ምን ማለት ነው? የገባኝ ግን ማቅረቢያ ትጠቀማለህ ወይ? ከሆነ አዎ። ምግብ ሳቀርብ እሺ የሚጠጣው ነገሮችን ሳቀርብ በማቅረቢያ በሰርቪስ ትሪን መቀረብ እሱን አውጥቀም አውጥቀም እችላለሁ። ሰርቪስ ትሪ ደግሞ ስራህ ያቀላል። ሁሉን አንዳንድ ብርጭቆ ያነሳው ከመሄድ ወይም አንድ አንሳ እያያዝኩኝ ከመሄድ። በዛ በማቅረብ በሰርቪስ ስትሪው ላይ ምንም ነገር አደረግና አቀርባለሁ። ይሄ ከሆነ ጥያቄው ጥያቄው ግን አይገባም ግን ይሄ መሰለኝ እንደዚህ መሰለኝ

አይ አልችልም እፈራለሁ በጣም እንኳን ባደባባይ ቲ ክፍል ውስጥ እንኳን መናገር አልችልም እንቀጠቀጣለሁ ድምፄ ይቆራረጣል እጄም ይንቀጠቀጥብኛል ሰው ፊት መናገር አልችልም። ከልጅነቴ ጀምሮ አለመድኩኝም ያው ክፍል ውስጥ ቁጭ ብለን አስተማሪው ነው የሚያስተምረው እንጂ እኛን ውጡ እና ተለማመዱ አይሉንም የሰው ፊት መናገርን አላለማመዱንም። እና እኔ እኔ በበኩሌ በጣም ነው እሚፈራው እንኳን አደባባይ አደለም። ከአስር ሰው በላይ አስር ሰው ራሱ ይሁን። እዳይ ቦርዱ ላይ ቆሜ እነሱ ከታች ሆነው ሲያዩኝ እኔ እንቀጠቀጣለሁ ድምፄም ይቆራረጥብኛል። በፍጹም ነው ማልችለው። አሁን ትልቅ ነኛ አሁን ትልቅ ሆኜም እንኳን እፈራለሁ በጣም ይኸው ከፊት ለፊት እኮ ቁጭ ብለን ክብ ሰርተን ምናወ ስናወራ እኮ ችግር የለብኝም። እላይ ላይ ቆሜ እነሱ ከታች ሆነው ሲያዩኝ ግን ማውራት አልችልም ፈራለሁኝ በአደባባይ መናገር አልችልም በፍጹም

ስቀመጥ መስኮቱን ነው የሚቀመጠው ንፋስ ወዳለው አየር ወዳለው ስለዚህ እንደፈለኩኝ በቀላሉ እየከፈትኩኝ አየር እንዲነካኝ ለማድረግ በመስኮት ጎን ነው የሚቀመጡት። እምነት ቤት መንገድ ያለሁኝ እያለሁኝ የሚንተሪና ሃይስኩል ግዴታ አስተማሪዎቻችን ነበር የሚደረድሩን ያኔ መሃል ላይም መቀመጥ ነበር። ዩኒቨርሲቲ ከገባሁኝ በኋላ ግን አስተማሪ ከመግባቱ በፊት እኔ መስኮት ጥግ ይዤ ነው የምቀመጠው። ድንገት ቢሞቀኝ ንፋስ እንዲህ ንፋስ ስንፈልግ ለመክፈት እንዲመቼኝ ስኮሳለም መቀመጥ በጣም ነው። የምወደው ያውቃል ምስሌ ያቺ መስታወት መስኮት ስር ምትቀመጠው አለች ነበር ቢለኝ። እና መስኮት ስር መቀመጥ በጣም ነው የምወደው ንፋስ ስለምወደው አየር ስለምወደው እወዳለሁ። መስኮት ስር መቀበል በጣም

አዎ ጥሩ ስራ ሲሰሩ ካየሁኝ ሌሎችን ማበረታታት በጣም እንችላለን። የእድሜ እኩዮችም ቢሆኑ ታናሾችን ቢሆኑ የእድሜ ታላቆቼም ቢሆኑ የሰሩት ስራ ጥሩ እስከሆነ ድረስ ሰው የሚጎዳ እስካልሆነ ድረስ ሰው የሚጠቅም እስከሆነ ድረስ ሰዎችን ማበረታታት በደንብ እችላለሁኝ። ደስ ይለኛል ጥሩ እኮ ነው ሰው ማበረታታት ያ እዛው አዲስ ያመጣው ነገር በተለይ ጥሩ እስኮሆነ ድረስ የሚጠቅም እስኮሆነ ድረስ ሰው ማይጎዳ እስኮሆነ ድረስ ማበረታታት ጥሩ ነው። ሲበረታቱ ነው ሌሎችም አዳዲስ ነገር ጥሩ ነገር ለመስራት የሚነሳሱት። ስለዚህ አዎ ሰው ማበረታታት እችላለሁ እኔ

ሽማግሌዎችን አዛውንቶችን እንዴት? ነው የማከብር አሁን ለምሳሌ ትራንስፖርት ላይ ታክሲ ላይ አሁን ለእነሱ የማይመች ቦታ አለ አሁን አራተኛው ወንበር ላይ ለእነሱ አይመቻቸውም እኔ ከፊት ከሆንኩኝ ተነስቼ ወደኋላ ሄጄ እነሱን ከፊት አስቀምጣችኋለሁ የምመቻቸው ቦታ ላይ ማለት ነው። አውቶቢስ ላይ ደግሞ እኔ ወንበር ይዤ ተቀምጬ እነሱ ቆመው ከሆነ እኔ ተነስቼ እነሱን አስቀምጠን እኔ እቆማለሁኝ። ሰልፍ ላይ አስቀድማችኋል እኔ ቀድሚያቸው ተሰልፌ ከሆነ ምንም ነገር ላይ የትራንስፖርትም ይሁን ሱፐር ማርኬት ውስጥም ይሁን ምንም ላይ ሰልፍ ያስፈልጋል። ነገር ላይ እኔ ከፊት ከሆንኩኝ እነሱን አስቀድሜ እኔ ከእነሱ ኋላ እሆናለሁ። ሌላ ደግሞ ምክር ይሰጡኝ ካሰቡ አክብሬያቸው የሚመክሩኝ ምክር ይሄን ያህል ብዙም የማይጠቅመኝ እንኳን ቢሆን ቁጭ ብዬ እሰማቸዋለሁ ጊዜ እሰጣቸዋለሁ እና እንዳከበርኳቸው እንዲሰማችሁ አደርጋለሁ። እያናገሩኝ ዝም ብያቸው ዘግቻቸው ወይም መስማት እንዳልፈለኩኝ ነገር ሆኜ አልሄድም በዚህ ማክበሬን አሳያለሁ። ሌላ በጣም የደከሙ አዛውንቶች ከሆኑ ደግሞ መርመድ ከብዳቸው ከሆነ አንተ ምንድነው? ድጋፍ ሰጥቻቸው አራምዳቸዋለሁ እኔን ትደግፈው እንዲሄዱ አደርጋለሁ በዚህ ነው። ሽማግሌዎችን አዛውንቶችን መክበሬን ማሳየው እንደዚህ ነው የማከብራቸው እነሱ

አዎ በጣም ዲጅታል ቴክኖሎጂ መማር እወዳለሁኝ። ምክንያቱም ከዘመኑ ጋር እኩል መራመድ ስለምፈልግ ነገሮችን አሁን ቴክኖሎጂ ነገሮችን ስታቀልለው በኔ ዘመን እንደነበረው ረጅም ቀላል ነገር እንደመስራት ብዙ ልፋት ስለማያስፈልገው አሁን በዚህ ዘመን አዳዲስ ቴክኖሎጂዎችን ተምሬ ሁሉም ነገር በቀጥላሉ መስራት ስለምፈልግ አዳዲስ ቴክኖሎጅዎችን በጣም መማር እወዳለሁኝ። አንዳንዶቹን ራሴ አምብቤ እማራለሁ አውቃችኋለሁ። ራሴ አንብቤው ወይም ቪዲዮ አየቸ ማወቅ ያልቻልኩትን ደግሞ ያውቃል ብዬ የማስባቸው ሰዎችን ሄጄ እጠይቃለሁ። እስከሚገባኝ ድረስ እማራለሁኝ። እና ጥሩ ነው እስካልኖርኩ ድረስ ከቴክኖሎጂ ጋር እኩል መራመድ አለብኝ ብዬ ስለማስብ አዳዲስ ቴክኖሎጂዎችን እማራለሁ እና እወዳቸዋለሁ ደግሞ በጣም ደስ ይላሉ አዳዲስ ቴክኖሎጂዎች ቴክኖሎጂዎች ህይወታችንን ያቃላሉ ሁሉንም ነገር በቀላት መንገድ እንድንሰራ ያደርጉልናል፣ ይረዱናል ስለዚህ አዳዲስ ቴክኖሎጂዎችን ማወቅ ስለምፈልግ መማር ስለምወድ አዳዲስ ቴክኖሎጂዎችን አዎ በጣም ነው የምወደው መማር በጣም ነው ደስ የሚለኝ። አዳዲስ ቴክኖሎጂ እና እንዲሁም ለመማር ዝግጁ ነኝ ደግሞ

በብዙ ህዝብ መሃል መካከል መሆን ትመቻቻለህ ትወዳለህ ለማለት ፈልጋችሁ መሰለኝ። ለብዙ ህዝብ መሃል መሆን እኔ አልወድም ይጨነቀኛል አንደኛ ጩኸት ድምጽ አይደኛም ብዙ ህዝብ ካለ ደግሞ ብዙ ጩኸት አለ። ስለዚህ ብዙ ሰጥ ያለ ቦታ ስለምወድነኝ በብዙ ሰዎች ማን መሆን አልወድም። ደግሞ ትንፋሽም ያሻግራል ትንፋሽም አያጥራትም ከትንፋሹ ብለህ የበለጠ ግን የሚረብሸኝ ድምጽ ነው ጩኸት። ብዙ ሰው በኖረው ቁጥር ድምፁ ከፍ ያለ ይኖራል አሁን ድምፁ ስለሚያወራ ድምፁ ይረብሸኛል። ስለዚህ አልወድኜም በብዙ ሰው መሃል መሆን አልወድኝም።

አሁን ያለሁበት ቦታ ምንም ትንኝ ስለሌላ ትንኝ ስለማስቸግር ትንኝ መረብ አልጠቀምም ግን ትንኞች ያሉበት አካባቢ ስሄት አዎ ትንኝ መረብ አጎበር ጠቀ እጠቀመለሁኝ። ያው ቢምቢ አለ የውባ ትንኝ አለ የበለጠ በሽታ የሚያስዘው። ስለዚህ ትንኝ ያለበት አካባቢ ከሆነ ያው ፊቴን ቁስል በቁስል ያደርጋሉ ትንሽ ያሳክከሉ ስለዚህ ትንኝ ያለበት አካባቢ ከሆነ መረብ እጠቀማለሁኝ። አሁን ያለሁበት ጋር ግን ምንም ትንኝ ስላሌለ አሁን መረባ አልጠቀምም።

ሲሮጡ የታጠቁት ሲሮጡ ይፈታል። ምክንያቱም እየሮጥን ካርንና በስርዓቱ አይደለም ቁመን አይደለም ያረግነው በስርዓቱ ማለት ነው። ስለዚህ እንዲሁ የችኩል ያህል ነው ያሰርነው። ስለዚህ ይህን ስንሮጥ ተመልሶ የፈታው ስለዚህ ረጋ ብላችሁ ስሩ። አጥቻ ኮዱ ማለት ነው። ይሄን አባባል በጣም ነው የምወደው። ደግሞ እውነት ነው በእውነተኛ ህይወታችን ውስጥ እንደዛ ነው። የሆነ ቸኩለን ነካ ነካ ነካ አድርገን የሰራነው ነገር። ከዛ መበላሸት ተበላሽቶ እንደገና ወይም እንሰራዋለን። ግን ተበላሽቶ ጊዜያችንን ብቻ ማጥፊያ ይሆንብናል። ስለዚህ ይሄንን በጣም ብዙ አካድ ግን ደግሞ ከምወዳቸው ውስጥ አንደኛው እኔ ነው። ሲሮጡ የታጠቁት ሲሮጡ ይፈታል

አዎ ሳምንቱን ማጠብ እወዳለሁ ግዴታዬ ነው። ዛሬ እየተመገንኩበትን ካላጠብኩኝ ነገ በምን እመገባለሁ? ግዴታዬ ስለሆነ ሳህኖችን አጥባለሁ። ሌላደግሞ ቆሻሻ ነገር ቤቴ ውስጥ እንድቀመጥ ተቀምጦ ተከማችቶ ሳይ ያናደኛል። ስለዚህ ዛሬ እየተመገንኩበትን ካላጠብኩኝ ነገ በምን እመገባለሁ? ግዴታዬ ስለሆነ ሳህኖችን አጥባለሁ ሌላደግሞ ቆሻሻ ነገር ቤቴ ውስጥ እንድቀመጥ ተቀምጦ ተከማችቶ ሳይ ያናደኛል። ስለዚህ ግዴታ ነው። ማለት ለአይንም ያስጠላል። ተከማችቶ ሲታይ። ሳህን ድንገት ሰውም ቢመጣ ማቀርብበት ንጹ ሳህን ያስፈልገኛል። ስለዚህ ሳህኖችን ማጠብ አወዳለሁ። በጣም ግዴታ ንጽህናዬን መጠበቅ ስላለብኝ ቆሻሻ መሆን ስለሌለበት ቤቴ ማለት ነው። ሳኖችን ማጠብ እወዳለሁኝ።

አዎ በቡድን መስራት በጣም ነው የምወደው። ምክንያቱም አንደኛ ድካም ያቃልላል ሁለተኛ ደግሞ እኔ ያላየሁት ጥፋት ሌላው ያይልኛል። እነሱ ያላዩትን የሠሩትን ጥፋት ደግሞ እኔ አይላቸዋለሁ። ስለዚህ በጣም ነው የምወደው በቡድን መስራት። መደጋገፍ ጥሩ ነው። ሰው አይደለሁ እኔ ሳላየው ያመለጠኝ ነገር ይኖራል። ስለዚህ ቡድን ውስጥ ያለ ሰው አንድ ሰው ሌላ ሰው ያይልኛል። ደስ ይል በጣም በቡድን መስራት እወዳለሁኝ እኔ

የስልኬ ባትሪንግ የምንካካው ከሆነ አስራ ሁለት ሰዓት ይቆያል ሃያ አራት ሰዓትም ይቆያል። ምንም ሳልነካው ካስቀመጥኩት ግን ለአርባ ስምንት ሰዓት ይቆያል፤። እንዳጠቃቀሜ ነው ኢንተርኔት በጣም የምጠቀም ከሆነ አስራ ሁለት ሰዓት ላይ ነው። ስልክ ለማንሳት እና ቴክስት ለመጻጻፍ ከሆነ ሃያ አራት ሰዓት ይበቃኛል ይጠቅመኛል። እሱንም ካላደረኩኝ ምንም ካልነካሁት? ምንድነው ቻርጅ እንዳደረገ እንደሞላሁት ካስቀመጥኩት አርባ ስምንት ሰዓት በደንብ እጠቀምበታለሁኝ፤።

ከበዓል እምወደው ፋሲካን ነው። ምክንያቱም በአልነቱ ብቻ ሳይሆን ከዛ በፊት ያለው ስቅለት ስግደት በጣም ነው ደስ የሚለኝ የእሱን ጥበብ በጣም ነው የምወደው። ከዛ ሌሊት ፋሲካ መጣ ብለን ሌሊት ዘጠኝ ሰዓት አይተ ጾም ተፈታ ብለን እምንበላው ነገር ከሁሉም በዓል የበለጠ ደስ የሚለኝና በጣም በደስታ ማከብረው የፋሲካ በዓልን ነው። የምወደው በዓል የፋሲካ ነው የበለጠ

አዎ በመንገዴ በመስመሬ ላይ እንደውም እመለከታለሁ በደንብ ያው ትራንስፖርት ውስጥ ታክሲ ውስጥ ወይም አቶቢስ ውስጥ ከሆንኩኝ እና ረጅም መንገድ ከሆነ በተለይ የምሄደው ዩቲዩብ ቪዲዮዎችን ገብቼ አያለሁኝ በደንብ አያለሁ ፊልም አያለሁ ማየት ትምህርታዊ የሆኑ ነገሮችን ካገኘሁኝ ትምህርታዊ የሆኑ ነገሮችን አያለሁ ስብከቶችን ካገኘሁ ስብከቶች አያለሁ በደንብ ነው። መስመር ላይ እንደውም ደስ ይለኛል መንገድ ረጅም መንገድ ከሆነ በተለይ መንገዱን ቶሎ እንዲያልቅ ሳላስበው እንዲያልቅልኝ መንገዱን እንዲገፋልኝ ቶሎ ቶሎ ቪዲዮዎችን በደንብ ነው የምመለከተው

እኔ የምወደውና የማረገው ጫማ ስኒከር ወይም ሸራ ነው። ስራመድ ምቾት እንዲሰማኝ እፈልጋለሁኝ። ሂል ጫማ አሁን ሳደርግ ምንም ምቾት አይሰማኝም ያንጠለጥለኛል። ብዙ ደቂቃ መቆም አልችልም በሱ። ለመራመድም ቦታ እመርጣለሁ ይሆናል። ለጥ ያለ እመርጣለሁ ግዴታ ሂል ካደረኩኝ ኮረኮንች ላይ መራመድ አልችልም። ስኒከር እና ሸራ ካረኩኝ ግን ምንም አይነት የመሬት አይነት ቢያጋጥመኝ ኮረኮንች ሆነ ድንጋያማ ሆነ አሸዋማ ሆነ ምንም አይነት ቢሆን ለመራመድ ስለማይከብደኝ ጭቃማ ጭቃ እንኳን ቢሆን ለመራመድ ስለማይከብደኝ እኔ የምወደው የምወደው ጫማ ስኒከር ወይም ሸራ ነው።

አዎ ዋይፋይ እጠቀማለሁኝ። አመት ሆነኝ መጠቀም ከጀመርኩኝ። ይሄ በዳታ መጠቀም ምንም አያዋጣም። በጣም ከፍተኛ ነው ክፍያው። እና አንዴ አንዴ ከፍተኛ ገንዘብ አውጥቼ አንዴ ገዝቼ አመቱን ሙሉ ብጠቀምበት ይሻላል ብዬ ዋይፋይ ገዝቻለሁ። ዋይፋይ እጠቀማለሁ። እና በጣም ደስተኛ ነኝ አሁን። እንደው ምከሪ ከተባልኩኝ ሁሉም ሰው ዋይፋይ ቢኖረው እመክራለሁ። በዳታ የምናወጣው ገንዘብ ይበልጣል እኮ በአመት ብናሰላው ስለዚህ እኔ ዋይፋይ እጠቀማለሁ። ሌሎችም ዋይፋይ እንድትጠቀሙ እመክራለሁኝ።

አዎ እንዴ ቃሌንማ በጣም ነው የምጠብቀው። መጀመሪያውን ወይም ቃል አልገባም ድንገት መጠራጠር እኮ አልገባም። አልገባሁኝ ግን እኔ የምችለው እንኳን ካልሆነ እንደምንም ከሌላ ሰውም መበደር ያለብኝ ነገር ከሆነ ተበድሬ ቃሌን እጠብቃለሁ። ግዴታ ነው ቀን መጠበቅ። አለበዚያ ከዛ ሰው ጋር ያለኝ ጓደኝነትም ይሁን ዝምድና ይሁን ቋረጣል እኮ። ጠበቅኩኝ ቀላባይ ተብዬ። ሰው ቃላባይ ናት እሷ እንዲህ ስም ማልፈልግ ካለኝ እጠብቃለሁ። በቻርኩ ታውቃለህ መጀመሪያውንም የማልችለው ነገር የሚመስለኝ ከሆይ ቃል አልገባም። ቃል ከገባኝ ግን ቃሌን እጠብቃለሁ።

አዎ ነገሮችን በደንብ በስራአት ነው የማስቀምጠው ምክንያቱም ዝም ብዬ ተዘረክርኬ ካስቀመጥኩት የሆነ ቀን ላይ ስፈልገው አላገኘሁም የተዘረከረከ ነገር እንደዛ ነው። በስርዓቱ ሰንጄ በስርዓቱ በመልክ በመልካቸው በረድፍ በረድፋቸው አሁን። በልብሱ እንኳን ባይ ከላይ የሚለበሱ ልብሶች በአንድ በኩል ከታች ምንጊዜም የሚለበሱ ሱሪዎች ወይም ቀሚሶች በአንድ በኩል አድርጌ ነው የማስቀመጥው። ከዛ መልበስ ስፈልግ ይሄንንም ያንንም አልነካካም ከላይ መቀየር ከፈለኩኝ ከላይ ያሉት ጋ ብቻ ፈልግና ተላይ ያለዉን ልብስ እቀይራለሁኝ። መቀየረ ከፈለኩኝ ሁሉንም ነገር አልበጠበጥም ቀሚስ ማስቀመጥበት ጋር እሷን ብቻ ፈልጌ እሷን አደርጋለሁኝ። ስለዚህ ነገሮችን በደንብ በስራአት ው ማስቀመጥው ይሄ ዶክመንቶቼን ራሱ። የትምህርት ዶክመንት የሃይስኩል ለብቻው የኢለመንተሪ ለብቻው ዩኒቨርሲቲ ለብቻው የስራ የስራ ምንድነው? ልምዶቼን ለብቻው አድርጌ ነው የማስቀምጠው። ምክንያቱም ልክ ስፈልግ እንዳገኘው ብዙ ደቂቃ እንዳይፈጅብኝ። ጊዜ ላለመፍጀት ስፈልግ በስራአቱ በስርዓቱ ነው ደርድሬ የማስቀምጠው

አዎ እንዴ? ሽያጭ ሽያጭ ላይ እስከተሰማራው ድረስ የሽያጭ ግቦች አሉኝ። በዚህ አመት ይሄን ያክል እቃ በዚህን ያህል ዋጋ መሸጥ አለብኝ ብዬ ነው የምነሳው ስነሳም ለሽያጭ ስነሳ። እና የግቦችን ካላሳካው ያው በሚቀጥለው አመት ለማሻሻል እሞክራለሁኝ። ግቦቼን ካሳካሁኝ ግን በዛው ቀጥላለሁኝ። የሽያጭ ግብ ግዴታ ነው ለነጋዴ በተለይ ግዴታ ነው የሽያጭ ግብ